ኮምፒውተር ዘመናዊ የሆነ የፅፈት መሳሪያ ነው። ድሮ ኮምፒውተር እንደ ልብ ወይም በስፋት ከመገኘቱ በፊት የታይፕ ማሽን ወይም ደግሞ ታይፕ መጻፊያ ነበረ ባለሙያዎች ብቻ ሊጽፉበት የሚችሉት። የመፃፊያ አገልግሎት ነበር። ነገር ግን አሁን እየዘመነ እየዘመነ መቶ በጣም የፕሮሰስ የማድረግ መረጃን የማቀላጠፍ ሂደታቸው በጣም ዘመናዊ ሚባሉ የታይፕ ማሽን ወይም ደግሞ ታይፕ መጻፊያ ነበረ ባለሙያዎች ብቻ ሊጽፉበት የሚችሉት። ኮምፒውተር እንግዲህ ቋንቋው የሚጠቀም ነው ዜሮ እና አንድ ቁጥሮችን የሚጠቀም ማሽን ነው እየተባለ ነው የሚገለጸው። ብዙ መረጃዎችን ሊይዝ የሚችል። የማይረሳ አንድ ጊዜ መረጃ ከተጫነለት ያንን መረጃ ይዞ መቀመጥ የሚችል ልክ እንደ ሰው አእምሮ ማለት ነው። መረጃችን አንድ ጊዜ ሴቭ አድርጎ የማያዝ የሚችል እቃ ነው ኮምፒውተር። ምናልባት አሁን ደረጃቸው ሊለያይ ይችላል። ፈረስት ጀነሬሽን የሚባል ኮምፒውተር ዘር ነበር። ሰከንድ ጀነሬሽን ሰርድ ጀነሬሽን የተባለ የሚጠራ እንደ ምርት አይነታቸው ማለት ነው በተመረቱበት እና በአገልግሎት ዘመናቸው። ነው ይሄ ጀነሬሽን የሚገለጸው። እንግዲህ አሁን ኮምፒውተር በጣም በጣም በከፍተኛ ደረጃ ተሻሽለው ማይን ለማድረግ የሚያስችሉ የተለያዩ ክሪፕቶ ከረንሲዎችን ለመስራት የሚያስችሉ በጣም ከፍተኛ የነገሮችን ፕሮሰስ የማድረግ ሂደቱን የመቀላጠፍ ያላቸው ኮምፒውተሮች ተፈጥረዋል። ከዛ በተጨማሪ በላፕቶፕ ደረጃ ምናልባት ላፕቶፕ ማለት ተንቀሳቃሽ ኮምፒውተር ማለት ነው። በእጃችን ይዘነው ልንሄደው ምንችለው ከቦታ ቦታ ተሸክመነው። ዴስካችን ላይ ወይም ጠረጴዛችን ላይ ከተቀመጠው የማይንቀሳቀስ ኮምፒውተር ልዩ ሊያደርገው የሚችለው እሄ ከቦታ ቦታ ይዘን መንቀሳቀስ መሻላችን ፖርቴብል እንዳሆን እንችላለን ኮምፒውተርን አጠቃቀምና ላያያዝ ምቹ የሆነ ነው። እንግዲህ አሁን ላይ ኮምፒውተር ደረጃ በጣም ከፍ እያለ መጥቷል። ውድ ሚባሉ ኮምፒውተሮች አሉ። በጣም በብዙ ሺህ ዶላር ሊገዙ የሚችሉ ኮምፒውተሮች አሉ። እኔ ደግሞ በመጠነኛ ዋጋ ልንገዛቸው የምችላቸው ኮምፒውተሮች አሉ። በእኛ ሀገር ሁኔታ ኮምፒውተር አሁን አሁን በጣም የተወደደ መጣ እንጂ ድሮ ድሮ ብዙ ውድ ሚባል አልነበረም በአራት ሺህ በአምስት ሺህ ብር። የመስሪያ ቤት ኮምፒውተር የተገዛበት አጋጣሚዎች አሉ። አሁን ግን ምናልባት እስከ ሰላሳ ሺህ ድረስ ከፍ ያለበት ሁኔታ ይኖራል። ላፕቶፕን በተመለከተ እንግዲህ ላፕቶፕ በጣም ብዙ ባለሙያዎች ሊጠቀሙበት የሚያስችል እንዳልኩት ተንቀሳቃሽ ኮምፒውተር ልንለው እንችላለን ላፕቶፕን ትርጓሜ እንደሚለው ፒሲ ፐርሰናል ኮምፒውተር ማለት ነው። ሰዎች ሚስጥራቸውን ስራቸውን በአንድ ቋት ውስጥ አጠራቅመው ሚይዙበት ማለት እንችላለን ኮምፒውተር። እንደየ ፍጥነታችን ሊለያይ ይችላል። ባለ አንድ ራም ባለ ስምንት መቶ ወይም ባለ አምስት መቶ ራም ራም ማለት የሚሰጠውን ነገር ፕሮሰስ ለማድረግ የሚያስችል ፍጥነት ማለት ነው። እና ከዚህ ከዚህ አንፃር ምንም እንኳ የኮምፒውተር ባለሙያ ባልሆንም በተወሰነ መልኩ ኮምፒውተርን እገለገላለሁኝ እና አንዳንድ ኮምፒውተሮች የአገልግሎት ዘመናቸው እያለቀ በመጣ ቁጥር የፕሮሰስ የማድረግ ፍጥነታቸው በጣም ደካማ ይሆናል። ለመክፈት ራሱ ደቂቃዎችን የሚወስድ ኮምፒውተር ይኖራል ሴቭ ለማድረግ ምናምን የመሳሰሉ ነገሮችን ዘግይቶ የሚያከናውን ኮምፒውተር አለ። በዛው ልክ ደግሞ ከአይን ጥቅሻ ባል ተናነሰ በጣም ከፍተኛ ፍጥነት ነገሮችን የሚያከናውን ኮምፒውተር አለ ማለት ነው። እና በተለይ ለማይኒንግ ክርፕቶ ከረንሲ አገልግሎት የሚውሉ ኮምፒውተር ማሽኖች በጣም ዘመናዊ ናቸው ይባላል

ጁን እንግዲህ እኔ የማውቀው የ በፈረንጅኛ ወይ ደግሞ በውጭ ሀገር የወራት አቆጣጠር ጃንዋሪ ፌብሩዋሪ ማርች አፕሪል ሜይ ጁን እያልን ልንጠራ እንችላለን ጆን። እንግዲህ ወደ አማርኛ ሲቀየር ጁኑ የሚለው ቃል የሰኔ ወረን ይተካል ሰኔ ወር የሚላውን በእንግሊዘኛ ስንቀይረው ጁን ልንለው እንችላለን። ከዛ ውጪ እውነት ነው መናገር ጁን የሚለውን አማርኛ ቃሉን አላውቀውም ቀጥታ የወሩን ፍቺ ከመግለጽ በዘለለ ለሌላ ትርጉም ልሰጠው ግን አልችልም።

ሩዝ ሩዝ ለምግብነት የሚውል ነገር ግን ብዙ ሰዎች ምግባቸው ላይ የማይጠቀሙት በአሁን ሰዓት ላይ ሩዝ ከእንጀራ ጋር እንጀራውን ያረጣል ተብሎ ነጭ ያረጋል ተብሎ የሚወሰድና ከእንጀራ ጋር ተቀላቅሎ የሚፈጭ አብሲትን እንዲያነሳ ተብሎ ከእንጀራ ጋር ተቀላቅሎ የሚፈጭ ሩዝ የምንለው በጎንደር አካባቢ በኢትዮጵያ ከዛ ውጪ በቻይና በ ሩሲያ በ በዩክሬን ሀገራት ላይ በብዛት በስፋት የሚመረት ከራሳቸው አልፈው ለአፍሪካ እንደዚሁ ብለን ሌሎች ሀገራቶች እርዳታ የሚያደርጉ የሚያደርጉት እቃ ነው። ወይንም የእህል አይነት ነው። ሩዝ መመገብ በጣም የሚወዱ ሰዎች አሉ። ለምሳሌ ያን ጓደኛዬ ከሁሉም ምግብ ይዘቶች ውስጥ ሩዝ መመገብ ትወዳለች። ሩዝ ለመግብነት በተለያየ መንገድ ሊሰራ ይችላል። ሩዝ በአትክልት ሊሰራ ይችላል። ሩዝ ብቻውን ስጎ ተሰርቶለት ስጎ ደግሞ በሜጥሜጣና በ በበርበሬና በቲማቲም ተሰርቶ ሊበላ ይችላል። ከዛ ውጪ ሩዝ በስጋ ሊሰራ ይችላል። ሩዝ በስጋ አብዛኛው ሰው ሊመገበው የሚወደው የሚፈልገው አይነት የምግብ አሰራር ሂደት ነው። ነገር ግን በእኛ ሀገር የሩዝ አሰራር ሁኔታ ሩዝን ለምግበነት መሃል አይነት ለመናገር በጣም ትንሽ የሚያስቸግር ይመስለኛል። ምክንያቱም ብዙ ደስ የሚል ነገር የለውም ጣዕሙ እዚህ ግባ የሚባል አይደለም ወይ ደግሞ የሰውን ምላስ በደንብ አርጐ ሊይዝ የሚችል አይደለም። ሩዝ ከሞላ ጐድል ግን አሁን ላይ የመስፋት የተለመደ የመጣ ለመገበነት የሚወል። ድሮ ድሮ ከአምስት በምካሄድ ከሶስት አራት አመት በፊት። በመጠነኛ ዋጋ ሩዝ የሚገዛ አሁን ግን ከፍተኛ የሆነ አዋቃ እያሰጣች ቢገኝ። የሮዝ ምርት አለ። ስለዚህ በአጠቃላይ ሩዝን ለመግብነት ልናውለው እንችላለን። በተለየ መንገድ ሊሆን ይችላል ተቀቅሎ ወይም ደግሞ ከጤፍ ጋር በዱቄት መልክ ተዘጋጅቶ በአብሴት መልክ ልንጠቀምበት የምንችለው። የሩዛዝ አሰራር ሁኔታዎች ነው ማለት ነው። አጠቃላይ ሩዝ በኛ ሀገር ሁኔታ እንደዚህ ይመስላል። ግን በስፋት እየተመረተ የሚገኝ መቶ ሁኔታ ላይ እንዳለ የመንግስት ሪፖርት ያመለክታል።

ፋይል ፋይል ማለት የአንድ ሰው የትምህርት የልደት የእድገት የተለያዩ የመረጃዎች ስብስብ ፋይል ሊባል ይችላል እና ፋይል ዶክመንት ልንለው እንችላለን ወይ ደግሞ መዝገብ ልንለው እንችላለን በአጠቃላይ በማስረጃ ማስረጃ ሊሆን የሚችል የአንድ ግለሰብ ማህደር ፋይል ተብሎ ሊጠራ ይችላል። እንግዲህ ሰዎች የተለያየ ፋይል ሊይዙ ይችላሉ። ለምሳሌ ፍርድ ቤት ደረጃ የሚፈጠር ወይ ደግሞ የሚከፈት የክሰ ፋይል ይኖራል። የክሱ የውሳኔ ሂደቶች የሚከማችበት ወይም ደግሞ የሚጠራቀምበት በአንድ ማህደር የሚቀመጥ ፋይል ይኖራል። ምናልባት ድጋሚ ማስከፈት የሚፈለገ ከሆነ ፋይሉን እንደ አዲስ እንዲመረመር ለፍርድ ቤቱ አቤቶታ በማቅረብ ፋይሉ እንደ አዲስ ተከፍቶ የሚታይበት የሚመረመርበት ሂደቶች የሚከናወንበት ፋይል ተብሎ ሌጠራ ይችላል። ወይም ደግሞ መዝገብ ልንለው እንችላለን። እንዲሁም የተለያዩ የእድሜ የስም ለውጥ የመሳሰሉ ማስተካከያዎችን በቀበሌ ወይም ደግሞ ሲቪል ሰርቪስ ምገባ አገልግሎት ሰጪ ተቋማት ላይ ይሄንን ነገር ለማድረግ ቢፈለግ። አዲስ ፋይል በመክፈት በፍርድ ቤት በኩል እንዲጠናቀቅ ወይ ደግሞ የፍርድ ቤት መስረጃ ይዞ እንዲመጣ በማድረግ ፋይሉ ከንደገና እንደ አዲስ ተደራጅቶ የማስተካከያ ለውጦች እንዲደረጉ ወይም የሚደረግበት ሁነት ነው ፋይልን ልንላው እንችላለን። እነዚሁ አንድ ሰራተኛ የ በስራ ሂደት ላይ ያለ ያለው የእድገት ደረጃዎቹን በአንድ ማህደር ሰብስቦ የማስቀመጥ ሁኔታ ፋይል አደረጃጀት ልንለው እንችላለን። ስለዚህ ፋይል አጠቃላይ ከመዝገብና ከማስረጃ ጋር ተያይዞ የሚነሱ ነገሮች በአንድ ላይ በማህደር በክላሰር ታሽጎ ሰውየው ወይም ደግሞ ስለ ሰራተኛው ሁሉ መረጃውን በሙሉ አንድ ላይ የሚይዝ የዶክመንት ስብስብ የመረጃዎች ስብስብ ፋይል ተብሎ ሊጠራ ይችላል። እና ይሄ ፋይል አደረጃጀቱ በሚገባ በባለሙያ የሚታገዝ መሆን ይጠበቅበታል። መስሪያ ቤቶች መስሪያ ቤቶች ፋይል አደረጃጀት ባለሙያ የፋይል አደራጅ ባለሙያ ተቀጥሮ እያንዳንዱ የሰራተኛን ፕሮፋይል ወይንም ማህደር በጠርዝ በጠርዝ በደረዝ በደረዝ እያደረገ አስተካክሎ የሚያስቀምጥ ባለሙያ ወይ ደግሞ ሪከርደር እየተባለ የሚጠራ ማለት ነው። በዛ መንገድ ሊደራጅ ይችላል። እንዲሁም ደግሞ ስለ ድርጅቱ አስፈላጊ የሚባሉ መረጃዎችን በሙሉ በማደራጀት ለተለያዩ የውጪ ተቋማት ወይ ደግሞ ገምጋሚዎች በሚመጡበት ጊዜ አደረጃጀቱን በሚገባ በማሳየት ድርጅቱ በቂ የሆነ የግምገማ ውጤትን ማስገኘት እንዲችል የሚያስችል የፋይል አደረጃጀት ይኖራቸዋል ማለት ነው። እና አጠቃላይ ፋይል ከመዝገብ እና ከማስረጃዎች ጋር ተያይዞ የሚነሳ የተጠራቀመ የዶክመንት ስብስብ ፋይል ብለን እንጠራውና ልንገልጸው እንችላለን። ፋይል በባለሙያ የታገዘ አደረጃጀት ቢኖረው የተሻለ ተቀባይነት ይኖረዋል ብለን መግለጽ እንችላለን